የምትወደው ቁጥር ስንት ነው ነው ሚለው? ምወደው ቁጥር ሰባት ቁጥር ነው ካሉት ሰባት ቁጥር በጣም ነው ምወደው። ያው ሰዎች በተለያየ ምክንያት ቁጥርም በተለየ ሁኔታ ለይቶ ሊወዱ ይችላሉ። ያ የሚሆንበት ደግሞ ምናልባት ከተወለዱበት ጊዜ ሊሆን ይችላል። የሆነ ከበዓላት ከሚያከብሩት በዓላት ሊሆን ይችላል። ከእድል ጋራ በተገናኘ ሊሆን ይችላል ሰዎች የተለያየ አይነት ቁጥር በተለያየ ምክንያት በተለያየ ሁኔታ ሊወዱ ይችላሉ። እኔም ሰባት ቁጥርን የምወድበት ምክንያት ለዛ ጥሩ ገጠመኞች አሉኝ ለሰባት ቁጥር ያለኝ ማለት ነው። አንድም ከልደቴ ጋራ በተገናኘ ቁጥር ነው። ከእሱም በተጨማሪ የምወዳቸው ቁጥሮች አሉ ሁለት ቁጥር እና አምስት ቁጥርን በተለየ ሁኔታ እወዳቸዋለሁ። ባይበልጥ ግን ሰባት ቁጥርን ከሌሎች በተለየ ቁጥር ይመቸኛል።

ዛሬ የአየር ሁኔታ እንዴት ነው? ይላል ጥያቄው የአየር ሁኔታው ሞቀታማ ነው ማለት ይቻላል። የሆነ በትንሹ ዳመና ያለበት የሆነ ወበቅ ሊባል የሚችል ደረጃ ሆኖ ሙቀት አዘል ነው በእኛ ሀገር ደረጃ። የአመቱ እኩሌታ ላይ ነው ኦልሞስት ወደዛ ነው አለ ነው የአመቱ እኩሌታ ላይ። የባህረ ጥምቀት ታቦት የሚወጣበት ቀን ነው የዛሬ ቀን። ዛሬ ታቦት ይወጣና ነገ በአረ ጥምቀቱ የሚከበርበት ነው። የአመቱ እኩሌ በጋ ወደ ማገባደዱ ደረጃ ነው ያለነው። እና አሁን ሙቀት አለው ንጹህ ፀሀይ ነገር አለው ከእንደገና ደግሞ የሆነ ዳመናም የመፍጠር አይነት ስለሆነ ያኛው አንድ ላይ በመሆን። የሆነ ወበ ወበቃማ ማለት ሞር ወደ ሙቀት ደረጃ የሄደ አይነት ስታፍ ነው አለው። እና ፀሀይ አለ ሙቀትም እንደውም ከውስጡ ያለው ደግሞ እንደ ዋበቃ አዘል ሙቀት ሊባል ይችላል።

ምን አይነት ልብስ ይወዳሉ ይላል? የምወደው ልብስ ቀለል ያለ ልብስ የማያጨናንቅ ልብስ ይመቸኛል ብዙ ጊዜ የሚጠቀመው ጂንስ ነው። በጣምም ሰፋ ያላለ በጣምም ያልጠበበ ለቀቅ ያለ ጂንስ ይመቸኛል። እንዲሁም ደግሞ የባህል ልብሶች ስለበሱም የኛ የሀገር ባህል ልብስ በጣም የመቻል ለሰውነትም ኮንፈርት የሚሰጥ ልብሶች ምናምን ነገር የማያጨናንቁ ልብሶች ይመቹኛል። ስለዛ ብዙን ጊዜ ቲሸርት በጂንስ መልበስ በጣም ይመቸኛል። ወደ መስሪያ ቤትም ስሄድ ደግሞ ብዙም ያልተጨናነቀ ቀለል ብሎ ግን ምቾት የሚሰጠኝን ልብስ ነው መልበስ የሚፈልገው ማለት ነው። ስለዚህ በስራ አስገዳጅ ሁኔታ ምናምን ካልሆነ በስተቀር ብዙ ጊዜ ሙሉ ሱፍ ምናምን ከረባት ምናምን አስሮ መሄድ ብዙም አልወድም። ቀለል ብዬ ሳልጨናነቅ መሄድ ስለምፈልግ ይሆናል።

በብዙ ህዝብ መካከል መሆን ይመቻል ወይ ተመቻቸህ ይላል ችግር የለብኝም ብዙ ሰዎች መሃል ቢገኝ ንግግር ቢያደርግ ወይ ደግሞ ፊት ለፊት መቅረቡ ላይ ምንም ችግር የለብኝም። ብዙ ቦታ በብዙ ምክንያት በብዙ ህዝብ መሃል ልንገኝ እንችላለን ለምሳሌ የደስታ ጊዜ ሊሆን ይችላል የሀዘን ጊዜ ሊሆን ይችላል ብዙ በስብሰባ ምክንያት በስራ ምክንያት ብዙ ሰዎች ብዙ ቦታ የተሰበሰቡበት ቦታ ልንገኝ እንችላለን እና በዛ ምክንያት በብዙ ህዝብ መካከል ብገኝ ምንም ችግር የለብኝም በእኛ ሀገር ደረጃ ደግሞ ብዙ የበዓላት ክብረ በዓላት ላይ የሀዘን ላይ የደስታ ላይ የሰርግ ላይ እና በብዙ ምክንያት ብዙ በሰበሰበበት ቦታ ልንገኝ እንችላለን ስለዛ በዛ ምክንያት ብዙ ህዝብ በተሰበሰበበት ቦታ ተገኝቼ ያለምንም ፍራት ያለምንም ጭንቀት ተገኝቼ አቃለው ከዛም ባሻገር ደሞ ብዙ ህዝብ በተሰበሰበበት ቦታ ንግግርም አድርጌ አውቃለሁ እና ስለዛ ብዙ ህዝብ የተሰበሰበበት ቦታ መገኘት ለኔ ምንም ችግር የለውም። አመቺ ነው ለኔ ማለት ነው ስለዚህ ብዙም አያስጨንቀኝም ማለት ነው ስለዛ ብዙ ህዝብ በተገኘበት ቦታ ላይ ቢገኝ ምንም አይጨንቀኝም እንደውም ምቾት ይሰጠኛል። ንግግርም ማድረግ ካለብኝ ያለምንም ጭንቀት ንግግር ማድረግ እችላለሁ ማለት ነው።

የሚቀጥለው ጥያቄ በቤተሰቡ ምን አይነት በዓላት ታከብራላችሁ ነው የሚለው? በእኛ ሀገር ደረጃ እንደ ቤተሰቦቼም ብዙ በዓላት ይከበራል። ለምሳሌ አመት መጀመሪያ አካባቢ ዘመን መለወጫ። መስከረም አንድ ላይ በዓላት በድምቀት ይከበራል በአዲስ ዘመን መለወጫ በእኛ አቆጣጠር መስከረም ላይ ነው መስከረም አንድ እና አዲስ አመት ክብረ በዓል በጣም ይከበራል። የሚቀጥለው በዋነኝነት ጥምቀት እና የገና የገና በዓላት በጣም ይከበራል። የመጀመሪያ ገና ይከበራል ቀጥሎ ከአስራ አንድ ቀን በኋላ ጥምቀተ ባህር በጣም ይከበራል። ቀጥሎም ደግሞ ፋሲጋ የጌታችን ኢየሱስ ክርስቶስ ልደት በጣም ከፍተኛ ደረጃ የምከበር በዓል ነው ማለት ነው። በመሃል ላይ የሚከበሩ ብዙም የነዛን ዋና ዋና አብይ ተብሎ ባይባሉም ብዙ የሚከበሩ ንግሶች የሚከበሩ በዓላት አሉ ማለት ነው። ስለዚህ በዋናነት እነዚህ ሶስት ነገሮች በህብረተሰባ በህብረተሰብ አቀፍ የሆኑ በዓላት ናቸው። በመንግስት ደረጃ ደግሞ የሚከበሩ እውቅና የሚሰጣቸው በዓላት አሉ። የቀድሞ አርበኞችን ለመዘከር ሊሆን ይችላል። የሀገሪቱን ታሪክ የሰራተኛ መብት ሴቶች ምናምን ተብሎ በዓል የሚከበሩ አሉ በዓላት ግን። የሚባሉት በዋናነት ህብረተሰቡ እንትን የምላቸው ግን መስከረም ላይ የሚከበሩ የአዲስ ዘመን የገና እና የጥምቀት የፋሲጋ። በድምቀት ይከበራል ማለት ነው በቤተሰቦቼ ዘንድ።

የምቀጥለው ሩዝ ትወዳለህ? ነው የምለው ሩዝ አዎ። በዚህን ያክል ከሌላ ምግብ በልዩ ሁኔታ ባልወደውም እጠቀማለሁ ወደዋለሁ ማለት አልጠላውም። ግን በዛ ደረጃ በጣም ብዙ ለሩዝ ፍቅር የለኝም። እንደ ምግብም ብዙ አላዘወትርም። ለኔ ሩዝ ብዙ የተለመደ ምግብ አይደለም። አልፎ አልፎ ግን በምፈልገው አይነት ስሰራ እጠቀመዋለሁ።

ጥላ ወይስ ፀሀይ ትመርጣለህ ነው ሚለው? ብዙም ጥላ ነው ምመርጠው። ብዙ ፀሀይ ላይ በተለይ የጠዋት ፀሀይ ከሆነ ጠቃሜታውም የጎላ ስለሆነ። ልሞቅ እችላለሁ የሆነ የተወሰነ ልጠቀም እችላለሁ። ግን ይሄ ከከሰአት ከአምስት ሰዓት በኋላ ያለው ፀሀይ ብዙም አልጠቀመውም በተለይ በጣም በበጋ ጊዜ። ፀሀዩ በጣም እየከበደና ጠንከር ያለ ስለሆነ ብዙም ፀሀይ ላይ ከምሆን ጥላ ስር ብሆን እመርጣለሁ። ይሄን ስል ግን ፀሀይ አልወድም ማለት አይደለም አልፎ አልፎ። ፀሀይም ከበድ ያላለ ፀሀይ በጣም ምቹ የሆነ ሙቀት የሌለበት በጣም ሙቀት የሌለበት ፀሀይ ሲሆን። ብጠቀመው ምንም ችግር የለውም። ግን በጣም ሞቀታማ በሚሆንበት ጊዜ ፀሀው በጣም አሩር እና ሙቀታማ ሰዓት ላይ ፀሀይ ላይ ከሚሆን ጥላ ስር ቢሆን እመርጣለሁ።

እድለኛ ነገር አለህ? ይላል ብዙም አሁን አሁን ላይ በጣም በልፋት የምጠቀማቸው ነገሮች ነው የሚበልጡት በጣም ብዙ በእድል ይሄንን አገኘሁ ብዬ የምላችሁ ነገሮች ብዙም አይደሉም። አሁን ላይ የሆነ የሆነ ጊዜ ላይ እጣ ራሱ ስመርጥ የማግኘት እድሎች ነበሩ የሆነ የሆኑ ጊዜ ላይ አሁን አሁን ላይ በእድል ከማግኘት ይልቅ ግን በጣም የጥረት ውጤቶች ናቸው። ያው እግዚአብሔር ሲረዳኝ አንዳንድ ነገሮችን ፈጣሪ ያመቻችልኛል። በፈጣሪም ደግሞ እምነት አደርጋለሁ። ብዙ የእጆቼን ስራ ፈጣሪ እየባረከልኝ፤ ሁል ጊዜ ወደተሻለ ደረጃ እግዚአብሔር እያወጣኝ፤ በበረከቱ እየኖርኩ ያለሁበት ሁኔታ ነው ያለው። አሁን ላይ ግን ብዙ ጊዜ በእድል ምናምን የማገኛቸው ነገሮች አይበዙም። ይልቅ በጥረት በጥረት የማገኛቸው ነገሮች ናቸው የሚበዙት ለዛም ደግሞ ፈጣሪን አመሰግናለሁ። የእጆቼን ስራ እና ጥረቴን ስለሚባርክልኝ በዛ ነው እንጂ በእድል ብዙም አሁን ላይ አለኝ ብዬ አልልም።

ቀዝቃዛ የአየር ሁኔታ ትወዳለህ? ይላል ብዙም ቅዝቃዜ አልወድም። ብዙም ሙቀትም አልወድም። ብዙ ቅዝቃዜም አልወድም መካከለኛ የሆነ የአየር ንብረት ይመቸኛል። ቀዝቃዛ አየር ይልቅ መካከለኛ ሞደሬት የሚባለው እንጂ ብዙ የቀዘቀዘ ብርድ ብዙም ብርድ ያለበት አየር አይመቸኝም። በጣም ደግሞ የወበቀ ሙቀት ያለው የሚያጨናንቅ ሲሆንም በጣም እፈርት አይሰጠኝም። ለኔ በጣም መካከለኛ የሆነ አየር ንብረት ነው ጉዞ የሚመቸ። በጣም ቀዝቃዛ ሲሆንም ደግሞ ሞቀታማ ሲሆንም ብዙም ኮንፈርት አይሰጠኝም ስለዚህ ብዙ የምመቸኝ ምንድነው ኖርማል የሆነ የአየር ንብረት ነው የምመቸኝ። ብዙም ብርድ ያልበዛበት እንደዚሁም ደግሞ ቅዝቃዜ ያልሆነ አየር ንብርት ነው የሚመርጠው በብዛት